የቀን መቁጠሪያ ትጠቀማለህ? በጣም ጥሩ ጥያቄ የቀን መቁጠሪያ መጀመሪያ ምን እንደሆነ ላውራና ከዚያ የቀን መቁጠሪያ አስፈላጊነቱ ጠቀሜታው ለሰው ልጆች ምንድነው የሚለውን በተቻለኝ መጠን ከታሪካዊ ዳራው ጋር አድርጌ ላስመልክታችውና ከዚያ ደግሞ ወደ ግሌ እመጣለሁ ማለት ነው። ስለዚህ መጃመሪያ የቀን መቁጠሪያ ምንድነው? ታሪካዊ ዳራውስ ምንድነው የሚለውን እስካሁን ድረስ ባልኝ እውቀት ወይም እስካሁን ድረስ ባለኝ መረዳት በጥቂቱ ላውራቸው ታሪካዊ ደራውን ስንመለከት ታሪካዊ ዳራው። ይሄ የአውሮፓውያን እና የኢትዮጵያውያን ኢትዮጵያ በጣም በሚገርም ሁኔታ የራሷ የሆነ የቀድሞ ቁጠራ የራሷ የሆነ ለየት ያለ ማለት ነው ከሌላው አለማችን ክፍል ጋር የማይጋራ የተለየ የራሷ የሆነ የቀን መቁጠር ያላት ሀገር ነት። እና እነሱ ይሄ አውሮፓውያን የራሳቸው የሆነ ቀን መቁጠሪያ በሚያበጁበት ጊዜ በኢትዮጵያ ደግሞ ይህ ከቤተክርስቲያን ከኦርቶዶክስ ቤተ እምነት ጋር ተያይዞን ኢትዮጵያም የራሷ የሆነ የቀን መቁጠሪያ ታበጃለች ማለት ነው። ስለዚህ እስካሁን ድረስ ያለኝ ይህ ታሪካዊ ዳራው መረዳት ይሄን ይመስላል። አስፈላጊነቱ ጋር ስመጣ ደግሞ አስፈላጊነቱ የተለያየ በዓላት የተለያየ የግልና የሃይማኖታዊ እንደውም ሀገራዊ የሆኑ በዓላት ለምሳሌ የግል ሲባል ይሄ የጋብቻ በዓላት የልደት ምረቃ የተለያዩ ፕሮግራሞች በአንድ ግለሰብ ሲዘጋጁ በቀን መቁጠሪያዎች አማካኝነት ይዘጋጃሉ። ሃይማኖታዊ ሲባል ደግሞ እንደ ፋሲካ የልደት በጌታችን ኢየሱስ ክርስቶስ የልደት በዓል የስቅለት በዓል የትንሳኤ በዓል የጥምቀት እነዚያ እነዚያ በዓላት ሃይማኖታዊ በዓላት ይባላሉ። ሀገራዊ ሲሆን ደግሞ ለምሳሌ እንደ አመት በዓል ይሄ የዘመን መለወጫ የሚባለው በዓል ማለት ነው። እና እንደዚያ እንደዚያ አይነቶች ለምሳሌ ሀገራዊ ከሚባሉት ያ ብቻ ሳይሆን የአድዋ ድል የሚባል በዓል አለ። የላብ አደሮች የሚባል በዓል አለ። ብቻ የተለያዩ አይነት በዓላት አሉ ማለት ነው። ስለዚህ ለነዚያ የቀን መቁጠሪያ በጣም ትልቅና ጉልህ የሆነ ሚና ይጫወታል። ስለዚህ ከዚያ በመነሳት ነው አሁን ታሪካዊ ዳራውን ለማሳየት ሞክሬያለሁ እና ጠቀሜታውንም በተቻለኝና በተረዳሁት መጠን ለማሳየት ሞክሬያለሁ። ነገር ግን ወደ ራሴ ስመጣ ደግሞ እንደ አንድ ኢትዮጵያዊ እንደ አንድ የራሷ የቀን መቁጠሪያ እንዳለች ሀገር ዜጋ ይህንን የሀገራችንን የቀን መቁጠሪያ በራሴ እጠቀመዋለሁ በሚገባ እጠቀመዋለሁ። ስለዚህ እንደውም ከአምና በኋላ በጣም አጠቃቀሜ በሚገርም ሁኔታ እየጨመረ እና በጣም በማዘውተር እጠቀማለሁ ማለት ነው። እና ደስ የሚለው እና ቀላሉም የሆነበት መንገድ ስልኬ ላይ የቀን መቁጠሪያ መተግበሪያ አለ ይሄንን መተግበሪያ በቀላሉ እጠቀመዋለሁ ቀኖችንም ፕሮግራሞችንም በዚያ መሰረት አቀናጃቸዋለሁ አዘጋጃለሁ ማለት ነው። ስለዚህ የቀን መቁጠሪያ ትጠቀማለህ? ለሚለው ጥያቄ መልሴ በአጭሩ አዎ እጠቀማለሁ የሚለው ነው ማለት ነው። ስለዚህ ይሄን ይመስላል አመሰግናለሁ